የደንበኞችን እርካታ ታሳውቃለህ ነው። አዎ በሚገባ ያው ብዙ ጊዜ ስሰራ ከደንበኞች ጋር በሚገናኝ መልኩ ነው ስራዬ አብዛኛውን ጊዜ ስለዚህ ምን ያክል እርካታ እንዳገኙ በተሰጣቸው አገልግሎትም ሆነ ምርት። አያለሁኝ እሱን ካየሁኝ ደግሞ ለሚመለከተው አካል አሳውቃለሁኝ

ብስክሌት ትጋልባለህ ነው አሁን ላይ አልችልም አልጋልብም ግን ያው እንደ አንድ የስፖርት ስለሆነ ልክ እንደ እንቅስቃሴ ስለሆነ በጣም ወድ ነበር በልጅነቴ ብዙ ጊዜ ተለማመጃለሁ እሱንም ደግሞ ሳልችልበት ወድቄ አውቃለሁኝ። ያው ሞክሬ አውቃለሁኝ ለማለት ነው እንጂ መጋለቡን እንኳን አልችልበትም

ስጦታ መስጠት ትወዳለህ ወይ? ነው አዎ በሚገባ በጣም እወዳለሁ ከምላቸው ነገሮች አንዱና ዋናው ስጦታ መስጠት ነው ሰዎችን ሁል ጊዜ እንደቀረብኩኝ ምን ይወዳሉ ወይ ደግሞ ምን ያምርበታል ብዬ አስቤ ያንን ነገር ማድረግ መስጠት በጣም ያስደስተኛል። እና እንደዚሁም ደግሞ ለቅርብ ሰዎች ወይ በልደታቸው ቀን ሊሆን ይችላል ወይ የሆነ ስኬት ሲያገኙ መስጠት ደስ ይለኛል

የትኛውን የቀኑ ሰዓት ትወዳለህ? ነው ያው ብዙ ጊዜ ከጠዋት አስራ ሁለት ሰዓት እስከ አራት ሰዓት ያለውን ነው የምወደው። ምክንያቱም ደግሞ ያው ጠዋት ስነነሳ ሰውነታችን እንደ አዲስ ታድሶ እረፍት ጠግቦ እንቅልፍ ጠግቦ ስለምንነቃ በጣም ሀይል ይኖረናል በሃይል የምናሳልፈው ጊዜ ስለሆነ። ይበልጡን ጠዋት አስራ ሁለት ሰዓት እወዳለሁ

በመንገድህ ላይ ምግብ ትገዛለህ ወይ? ነው ያው ብዙ ጊዜ መንገድ የሚሸጡት መግባት ለሰውነታችን ምንም አይነት ጥቅም የሌላቸው ወይንም ጣፋጭ ናቸው ወይንም ደግሞ የተጠባበሱ ናቸው ያ ማለት ለጤናችን እንደውም መጥፎ የሆኑ ናቸው አልወድም ግን አንዳንዴ መንገድ ላይ ሆነን በጣም የሚርበን ሰዓት አለ ምናልባት እንደዛ አይነት ሰዓት ላይ ልገዛ እችላለሁ

ወደ ስራዎት እንዴት ትሄዳለህ ነው? ያው ከቤቴ ተነስቼ እንደ ስራዬ ትራንስፖርት የሚፈልግ ስራ ከሆነ ያለኝ ያንን ትራንስፖርት የማገኝበት ቦታ ላይ ሆኜ ትራንስፖርት ይዤ ወደዛ እሄዳለሁኝ። ግን በእግር እርምጃ ከሆነ ደግሞ ያው መንገዱን ይዤ በእግሬ ነው የምጓዘው ማለት ነው። አሁንም እንደዛው ነው የማደርገው

ማር ትወዳለህ ወይ ነው አሁን ላይ ማር አልወድም። አሁን ላይ ባለኝ ነገር ጣፋጭ የሚባል ነገር በሙሉ አልወድም ብጠቀም እንኳን ጥሩ ስሜት አይሰማኝም፤ ልቤ ላይ እያደክመኛል፤ እንደዚሁም ደግሞ ብዙ ለጤና ስለማይመከሩ አልጠቀምም ግን እንደአስፈላጊነቱ በሚያስፈልገኝ ሰዓት የምወስደው ነገር ነው።

ስራዎችን በቅደም ተከተል ታስቀምጣለህ ነው? አዎ በሚገባ ቤቴም ሊሆን ይችላል እንደዚሁም ደግሞ በመስሪያ ቤቴ ውስጥ ሊሆን ይችላል መጀመሪያ ምን ምን እንደምሰራ ዝርዝር እጥፋለሁኝ ከዛ በኋላ ደግሞ በቅደም ተከተል የቱ እንደሚቀድም የቱ እንደሚከተል አስቀምጣለሁኝ ከዛ ነው ወደ ስራ የምገባው ማለት ነው።

ማታ በምን ሰዓት ትመገባለህ ነው? ያው ሁለት ተኩል ላይ ነው ሚሆነው አብዛኛውን ጊዜ ከስራም ከገባው መጥቼ ምግብ አብዬ አንዳንድ ማድረግ ያለብኝን ነገሮች አድርጌ እራት የምበላበት ሰዓት ሁለት ሰዓት ተኩል ይሆናል። እንደዚሁም ደግሞ ከስራ መጥቼ ሌላ ቦታም ከሄድኩ ቤት ምደርስበት ሰዓት ሁለት ተኩል ይሆናል። እና ሁለት ተኩል ነው እራት ምበላ

ቀልድ መናገር ትወዳለህ ነው? አዎ። ሰዎችን ፈጥኜ መግባባት አልችልም። ግን ደግሞ ከሰዎች ጋር አንዴ ከተግባባው የኔ የቅርብ ሰው እንደዚሁም ደግሞ ጓደኛዬ ካደረኳቸው በኋላ። አብዛኛውን ጊዜ በቀልድ ነው የማሳልፈው ንግግሬንም ስጀምር። በቀልድ ነው የምጀምረው አስቃቸዋለሁ አዝናናቸዋለሁ በጣም ቀልድ

በምንጣፍ ላይ ትቀመጣለህ ነው? ብዙ ጊዜ አልቀመጥም። አልጋ ላይ ይበልጥ መቀመጥ ደስ ይለኛል እንደዚሁም ደግሞ ሶፋ ላይ ወይ ዱካ ላይ ነው የምቀመጠው። ግን ደግሞ አንዳንዴ በጣም ሲደክመኝ እንደዚሁም ደግሞ የተለየ ስራ የእጅ ስራ አይነት ነገር መስራት ስፈልግ ምንጣፍ ላይ መቀመጥ እወዳለሁ።

ላፕቶፕ አለህ ወይ ነው? ጥያቄው አዎ አለኝ። ተማሪ እያለው ጀምሮ ላፕቶፕ አለኝ በሱም ደግሞ የተለያዩ ነገሮችን እሰራበታለሁ አጠናበታለሁኝ ምማረውን ደግሞ ተግባራዊ ማድረጊያ መተግበራዎችን በመጠቀም። ልምምድ አደርጋለሁኝ መጽሐፍ ስፈልግ እጽፋለሁኝ እንደዚሁም ደግሞ ማቅረብ ያለብኝ ነገር ሲኖር እሱንም የማቀርበውን ነገር አዘጋጅቤታለሁኝ። የተለያዩ አይነት ነገሮች እሰራበታለሁ የተለያዩ አይነት ነገሮችን እማርበታለሁ አሁንም ደግሞ በስራ ህይወቴ ልክ እንደዛው ብዙ ስራዎቼን እሰራበታለሁኝ። እንደዚሁም ደግሞ መረጃ እይዝበታለሁኝ ከዛም ባለፈ ደግሞ ያው ኢንተርኔት ጉግል ምናምን በሱ ነው ምትጠቀመው? እንደዚሁም ደግሞ ከዛ አልፎ እንደ መዝናኛ የተለያዩ ፊልሞችን አይበታለሁኝ። ከዛም ባሻገር ደግሞ መዝሙሮችን የተለያዩ ነገሮችን አዳምጥበታለሁ

ዜና በመስመር ላይ ታነባለህ ወይ ነው? አላነበም ዜናም ሆነ ወቅታዊ ጉዳዮች ወቅታዊ መረጃዎች መስማት አልወድም። ግን ደግሞ እንደ አጋጣሚ ሳላስበው ማህበራዊ ድረ ገጽ ገብቼ ፌስቡክ ሊሆን ይችላል። ወይም ቴሌግራም ላይ ያው ወቅታዊ የሆኑም እንደዚሁም ደግሞ ዜና የሆኑ ቀልቤን የሳበው መረጃ ሳገኝ ላነብ እችላለሁ። ግን ስራዬ ብዬ ዜና የመከታተል መስመር ላይ ዜና የማንበብ እንደዛ አይነት ልምድ የለኝም። አጋጣሚ ቀልቤን የሳበው ወይም ደሞ ወቅታዊ ጉዳይ ከሆነ ብቻ ምናልባት እሱን ላይ ወይም ደግሞ ልሰማ እችላለሁ